ኮፍያ ማድረግ ትወዳለህ? አልጠላውም እዚህን ያክልም አልወደውም ኮፍያ ማድረግ እውነት ለመናገር ኮፍያ ኖሮኝ አያውቅም ገዝቼም አላውቀውም። አንዳንድ ኮፍያዎች ሰዎች ሲያደርጉና ሳይ እሚያምሩ ኮፍያዎች አሉና ደስ ይላል ምናምን ብዬ ላልፈው ላደንቀው እችላለሁ። ኮፍያዎች ምናምን ሲደረጉ ሰዎች ላይ ሳይ እና አንዳንድ ሰዎች ነው በተለያየ ምክንያት ኮፍያ ሊያደርጉ ይችላሉ። ለፀሀይ ሊጠቀሙበት ይችላሉ አንዳንድ ጊዜ ደሞ ራሰ በራ የሆኑ ሰዎች። ኮፍያ ሊጠቀሙ ይችላሉ ራሳቸውን ከብር ለመከላከል ሊሆን ይችላል ኮፍያን እሚጠቀሙት። ለውበትም ሊሆን ይችላል። አንዳንድ ሰዎች ኮፍያን እሚጠቀሙት እና እና እኔ በበኩሌ አልጠላውምም አልወደውምም የዚህን ያክል አብኖርማል። እና ኮፍያ ብዙም አልወደውምም አልጠላውምም ቢያደርገውም አይከፋኝም። እና ኮፍያን እንደዛ አይነት መልኩ ነው እማየው።

ልዩ ችሎታ ምንድነው? ይሄኛው በጣም ወሳኝ ጥያቄ ነው። የሰው ልጅ የተለየ ችሎታ ልዩ ችሎታ ሊኖረው ይገባል ብዬ አስባለሁ። እኔም እንደ አንድ ሰው ልዩ ችሎታዬን ብዬ የሚያስበው ነገር ምንድነው? በደንብ ሰዎችን አንደርስታንድ የማድረግ እና የማዳመጥ በመጀመሪያ ደረጃ ሰዎችን የማዳመጥ። ከእንደገና ደግሞ ምክር የመስጠት ተፈጥሮአዊ ችሎታ ነው አለኝ ማለት ነው። እና ከእንደገና ሰዎች ሀሳባቸውን ሲያጋሩኝ ሲያካፍሉኝ በደንብ እሰማቸዋለሁ ምን ለማለት እንደፈለጉ። ከእኔ ምን አይነት መልስ ማግኘት እንደፈለጉ። እና ምክር በተለይ ደግሞ ስለሚያዳምጣቸውና ችግራቸውን በደንብ ስለምረዳቸው ሰዎች እኔ ጋር ይመጣሉና። መልስ ከመስጠቴ በፊት ወይ ደግሞ እንዲህ አድርጉ እንዲህ አታድርጉ ከማለቴ በፊት ጉዳቸውን በደንብ እሰማቸዋለሁ አደምጣችኋለሁ ማለት ነው። እና ያኛው ሰዎች ልዩ ችሎታ እንዳለኝ ይነግሩኛል። እና በደንብ ጉዳቸውን ለማስረዳትም የምሰማቸውን ሰው ሲፈልጉ የሚያማክሩትን ሰው ሲፈልጉ እኔን ይመርጡኛል። የሚያውቁኝ ጎደኞቼ እኔ ጋር በመምጣት በደንብ ነገሮችን የምረዳበት ሁኔታን ራሱ በጣም ይደንቃቸዋል። እና የኔ ልዩ ችሎታ ምንድነው? ነገሮችን በደንብ አንደርስታንዲንግ ለማድረግ መጀመሪያ በደንብ ጉዳዩን ለመረዳት በደንብ ስለ ጉዳዩ ይሰማሉ አዳምጣለሁ ማለት ነው። ስለዛ ልዩ ችሎታዬ ሰዎቹን በደንብ የማድመጥና በደንብ የመረዳት ልዩ ችሎታ አለኝ።